እኔ ብዙ ጊዜ የገና በዓልን እወዳለሁ። ምክንያቱም ገና በዓል ከሌሎቹ ለኔ ለየት ያለ ነው። አንደኛ ወቅቱም የሚከበርበትም ጊዜ በጣም ቆንጆ ነው። ሁለተኛ ደግሞ እኔ ከማምንበት እምነት አንፃርም በጣም ትልቅ ቦታ የሚሰጠው በዓል ነው። ሌላኛው ደግሞ ገና ስጦታ የምንሰጣጥበት ጊዜ ነው ለዛ ከጓደኞቼ እና ከቤተሰቦቼ ስጦታ ስለሚመጣልኝ አብሮነታችንን ማጠንከር ስለምንችል። ጥሩ ጊዜ አብረን ስለምናሳልፍ በጣም የምወደው በዓል ነው ማለት ነው። ገና

የስራ ቦታ የኔ አሪፍ ነው የስራ ቦታ ማለት ያሁላችንም ስራችንን የምንከወንበት ቦታ ማለት ነው። ለዛ የስራ ቦታ ብዙ አይነት ሊሆን ይችላል። ለምሳሌ ስራ ቦታ ቤት ውስጥ ሊሆን ይችላል ወይም ከቤት ውጭ ቢሮዎች ሊሆን ይችላል። የትኛውም ቦታ ላይ ሊሆን ይችላል ስራ ቦታችን እንደየተማርንበት ወይም እንደምንፈልግበት ቦታ ስለሆነ የኔ የስራ ቦታ በጣም አሪፍ ነው። እና የስራ ቦታችን ደግሞ ቆንጆ ካልሆነ በስራችን ላይም ተጽዕኖ ስለሚኖረው የስራ ቦታችን ጥሩ መሆን አለበት

ይቅርታ መጠየቅ ቀላል ነገር አደለም። ምክንያቱም አንዳንዴ ባላጠፋንባቸው ጉዳዮች ሲሆን ይቅርታ መጠየቅ ሊከብደን ይችላል። በሌላ ከሆነ ግን በኛ ጥዋት ከሆነ ይቅርታ መጠየቅ ቀላል ሊሆንልን ይችላል። እና ይቅርታ መጠየቅ በሰዎች በኋላ ያለውን ነገር ቅራኔ ለማጥፋት ሰላም እንዲሆኑ ያደርጋል ማለት ነው

እኔ የምመኘው የእረፍት ጊዜ ብዙ ጊዜ ክረምት ላይ ነው ምክንያቱም ክረምት ላይ አብዛኞቹ ጓደኞቼ ስራ የማይሆኑበት ሰዓት ነው። በዛ ላይ ለራሴ እረፍት የምወጣበት ሰዓት ስለሆነ ከእነሱ ጋር እንደ ልብ ለመገናኘት እንደገና ደግሞ ቤተሰብ ጋርም ለመሄድ የሚያመቸኝ ሰዓት ስለሆነ ክረምት ላይ ማለት ነው

አዎ ስራዎችን በቀደም ተከተል አስቀምጣለሁ ምክንያቱም የትኛውን ስራ እንደሚቀደም የትኛው በኋላ ላይ እንደምትሰራ ለማወቅ ሰራዎችን በቅደም ተከተል ማስቀመጥ ስለሚያስፈልግ በደንብ አስቀምጣለሁ ማለት ነው

እኔ አዎ ኢንተርኔት አለኝ እና ኢንተርኔት ተጠቃሚ ወይ በዳታ ወይም ደግሞ በዋይፋይ እያደረገኝ በኢንተርኔት ነው የምፈልጋቸው ነገሮች ማውረድ የምችለው ኢንተርኔት ከሌለ የምፈልገው እነዛን ነገር ማድረግ አልችልም ማለት ነው። እና አስፈላጊ ነው ቤት ውስጥ ማለት ነው

የትንኞች መረብ ማለት ትንኞች እኛ በምንተኛ ሠዓት እንዳይበሉን እና ለበሽታ እንዳንጋለጥ የሚያደርገን ነገር ነው። እኔ አሁን ከምኖርበት ቦታ አንፃር ትንኝ አብዛኛውንም ጊዜ ስለሌለ። የትንኝን መረብ እኔ አብዛኛውን ጊዜ አልጠቀምም። ምናልባት አንዳንዴ ውሃ የተጠራቀመ ሲኖር እንደዛ አይነት ቦታዎች ላይ እጠቀማለሁ ማለት ነው።

አዎ ለበጎ አድራጎት ስራ ሰርቸ አቃለው አድራጎት ስራ ማለት ራሳችን ተነሳሽነት ለሰዎች ሳይከፈለን ከሰዎችም ውለታም ሳንፈልግ የምንሰራ ወይም የምናከናውነው ስራ ነው። ያ ማለት ደግሞ ለእኛ የሚሰጥነ ጥቅም ደስታን ነው ሰዎች ሲደሰቱ ስናይ የሚሰጠን ደስታ ነው። በእኛ ምክንያት አንድ ሰው ሲደሰት ስናይ የሚሰጠን ደስታ ነው የኛ ትርፋችን የሚሆነው ማለት ነው እና። በጎ አድራጎት። በአንድ ነገር ብቻ እሚደረግ አደለም በብዙ ነገር ይደረጋል ለምሳሌ። ባለው ነው ሰው በጎ አድራጎትን እሚያደርገው በአሳብ ሊሆን ይችላል በገንዘብ ሊሆን ይችላል። ባለው ነገር ነው እና በልብስ በተለያዩ እቃዎችን በመስጠት ሊሆን ይችላል። እና ለሰዎች በጎ አድራጎት ማድረግ በጣም ሚያስደስት ነገር ነው

አዎ እኔ ኢሜል እጠቀማለሁ ምክንያቱም ኢሜልን ለሌላ ብዙ ነገር ልንገለግልበት እንችላለን። የመጀመሪያው ከስራ ቦታ የሚላኩልንን መልእክቶች ቸክ ልናደርግ እንችላለን። የስራ ማስታወቂያ ልናይበት እንችላለን ከስራ ቦታ ሚደወልልንን ወይም ደግሞ የሚቀመጥልንን መልእክት ልናይበት እንችላለን። ከጓደኞቻችን ጋር ልናወራበት እንችላለን። እና ለብዙ ነገር ኢሜልንን እጠቀማለሁ